እገዛ እሺ እገዛ ማለት ምን ማለት እንደሆነ መግለጽ እፈልጋለሁ። እገዛ ማለት በተለያዩ መንገዶች እኛ ሌሎች ሰዎችን ስናግዝ ወይም ደግሞ እነሱ እኛን ሲያግዙን ማለት ነው ለምሳሌ ምንድነው? ማገዝ መተጋገዝ አለ። ለምሳሌ በአንዱ ምን ሊሆን ይችላል አንዱ በጣም ያወቀው። ከአሁን በፊት ልምዱ ኖሮት እውቀቱ ኑሮት ወይም አሁን ላይ እየሰራ ያለበትን ነገር ሊሆን ይችላል። ወይም ደግሞ በተለያዩ ከጎረቤትም ከምንም ከወላጆቹም ከተለያዩ ነገሮችን አግኝቶት የሚያስፈልገውን ነገር በሙሉ አግኝቶና ተረቶ። ከዛ በኋላ ለሌሎች ሰዎች ያለውን እውቀት ያለውን ገንዘብ። በአጠቃላይ እዚች ጋር እያወራ ያለውን ስለ እውቀት ነውና ያለውን እውቀት በሙሉ ለሌላ ሰው ሲያጋራ እገዛ ይባላል ማለት ነው። ካጋራ በኋላ ምንድነው የሚሆነው? ሌሎች ሰዎች እሱ በሌሎች መንገዶች ቀድሟቸው ስለደረሰ ያግዛቸዋል ማለት ነው። ይሄ ለምሳሌ በእውቀት በገንዘብ ከሆነ ደግሞ። ከተነሳበት ተነስቶ ተለቅ ያለ ደረጃ ላይ የደረሰ ሰው ከሆነ። ይሄም እንደዛ ይታያል ማለት ነው። ከዛ ሌሎች ሰዎች ምንም ገንዘብ የሌላቸው ሰዎች ሊያግዝ ይችላል። እገዛ ሊያደርግላቸው ሊያደርግላቸው ይችላል። ወይም ደግሞ ትንሽ ነገር ኖሯቸው ሌላ ተጨማሪ ነገር አስፈልጓቸው ሊያግዛቸው ይችላል። ወይም ደግሞ ከዚህ ውጪ ሌላ ምን ሊሆን ይችላል? በአጠቃላይ ብዙን ነገር ሸፍኖ ትንሽ ብቻ ስለጎደላቸውም ሊያግዛቸው ይችላል። ቅድም ስለእውቀት አልኩኝ ከዛም ስለ ገንዘብ አልኩኝ። የተቸገሩ ሰዎችንም ማገዝ ሊሆን ይችላል ማለት ነው። ሌላኛው ደግሞ እገዛ ምለያ ሆነ። እንደዚህ አካላዊ ደከም የደከሙ ሰዎች ካሉ አረጋውያን ሊሆን ይችላሉ የህመም በተለያዩ ህመሞች የሚሰቃዩ። አደጋ የደረሰባቸው ሰዎች ሊሆን ይችላሉ። በቃ እንደዚህ አይነት ሁኔታዎች ሲሆኑ በጉልበት ብቁ ያልሆነ ሰው ከሆነ በዛ በዛ ጊዜ ቀን በፊት የነበረም ያልነበረም ሊሆን ይችላል። በአጠቃላይ በጉልበት ማገዝ ማለት ነው ያንን ሰው ያለውን ጉልበት ተጠቅሞ እነዛ ሰዎችን ማገዝ ሲችል እገዛ ይባላል ማለት ነው። እዚህ ጋር ሌላ መጨመር የምፈልገው ደግሞ ምንድነው? ሌላውን ማለት ነው ያልተጠቀሰ ብዬ ያሰብኩት ምንድነው? እኔ ማገዝ ከሚወዱ ሰዎች አንዷ ነኝ ብዬ አስባለሁ። እና ሌላው ቢቀር ሌላው ቢቀር በህይወታቸው ውስጥ የሚያስፈልጋቸውን ነገር። ብዙም ባልችልም ባላግዛቸውም። በ እንደዚህ በአፌ ጥሩ ነገር ማውራት ይፈልጋል አፌ ጥሩ ነገር ማድረግ እፈልጋለሁ። ሌሎች ሰዎች ስላደረጉ ብዬ ብዙም ችግር ላይደርስብኝ ይችላለን። ዛሬ ለምሳሌ ራሴን ላይ በደንብ ያየሁትና የተገነዘብኩት ነገር ችግር የለውም። ምንድነው በቃ በተለያዩ ሁኔታዎች። ራሴን እንትን ሳደርግ ራሴን ሳስተካክል አገኛታለሁ ነፍሴን ማለት ነው። ራሴን በጣም በጥሩ ሁኔታ ራሴንም ማገዝ ራስ ማገዝ የሚባል ነገር አለ። እና ሌሎች ሰዎች ከሚያግዙኝ ይልቅ ራሴን ላግዝ በሚል ተነሳሽነት ተነስቶ አንድ ሰው ራሱ ሲያግዝም እገዛ ይባላል። በቃ ስለዚህ ለሚያስፈልገው ሰው የሚደረገው። ወይም ደግሞ የሚሰጠው እጅ መስጠት ገንዘብ መስጠት እውቀት መስጠት። ልምድ ማካፈል ሌላ ከዚህ ውጪ ምን ሊሆን ይችላል? እነዚህ ነገሮች ሲጠቃለሉ ነው እንደዛ ሊሆን የሚችለው ማለት ነው።

እሺ ሌላው ደግሞ ራስ። ራስ የሚለው ቃል ሳየው መጀመሪያ ወደ አእምሮዬ የመጣልኝ ምንድነው። እነዚህ ከአሁን ፊት ኢትዮጵያን ሲገዙ የነበሩ ነገስታት ራስ የሚባሉ የተለያዩ አሉ። ብዙም ስልጣናቸው ካልተሳሳትኩኝ የአንድ ምን ነበር የሚሉት በዛን ጊዜ እርግጠኛ አይደለም ረስተዋለሁ ግን አውራጃ አውራጃም አይደለም የአንድ አሁን ክልል እንደምንለው አይነት ሊሆን ይችላል እና የአንድ አካባቢ ተመሳሳይ ቋንቋ ተመሳሳይ ባህል ያላቸው ሰዎችን የሚመራ ነበር መሰለኝ ካልተሳሳትኩ ይሄ ራስ የሚባለው እና እንደዛ ብቻ ሳይሆን ጦርነት ሜዳ ውስጥ ገብቶ ከፊት የሚሆነው ነው ራስ የሚባለው በቃ ከፊት ሆኖ ሁሉንም የሚመራ ራስ ተብሎ ይጠራል ማለት ነው ስለዚህ ያሳዝነኛል ይሄንን ካየሁኝ በኋላ አንድ ራስ የአንድ ራስ የነበሩ ሰውዬ እንትን አንብቤ ነበረ ታሪክ አንብቤ ነበረ እና በጣም ትዝ አለኝ ሰውየው ትዝ አለኝና ትንሽ እንትን አደረገኝ ተሰማኝ ነገር ብቻ ምንድነው ለማለት የምፈልገው እዚች ጋር ራስ የሚባለው ሰው ደግሞ ከፊቱ ነው የሚመራ ማለት ነው ከዚህ ውጪ ደግሞ ራስ ራሱ ሲገለጥ ጭንቅላታችን ማለት ነው ሁሉም ነገር አእምሮአችን ውስጥ ነው ያለው አእምሮአችን ደግሞ ራስ ውስጥ ነው የሚገኘው ማለት ነው አእምሮአችን ሰውነታችንን የሚመራ ጭንቅላት የምናስብብት በቃ ለምሳሌ ሌሎች አካላችን በስነ ስርዓት ስራቸው እንዲሰሩ መልእክቱ መጀመሪያ ወደ አእምሮ ነው መሄድ ያለበት ወደ አእምሮ ከሄደ በኋላ ነው ተመልሶ መልእክቶቹ መጥተው የሆነ ነገር ስሜት ራሱ የገረመኝ እኔ ለምሳሌ የሆነ ነገር እንቅፋት ቢመታን የሆነ እንስሳን ቢነክሰን ምንም ቢለን መጀመሪያ ቀጥታ ያው እኛ ውስጥ ያሉት ምንድነው የሚባሉት እነዚህ ሴል ምናምን የሚባሉት ቀጥታ እንደ ኤሌክትሪክ ናቸው እንትናቸው ምንድነው የሚባለው ኤሌክትሪክ ነው የሚንቀሳቀሱበት ፍጥነት ማለት ነው ኤሌክትሪክ ስለሆነ ያንን እንቅፋት ሲመታን ወይም ጉዳት ሲደርስብን ወደ አእምሮአችን ነው የሚሄደው ለዛ ነው መጀመሪያው ልክ ሲመተን ያንን እንቅፋት ጸጥ እንላለን እና ቆይቶ ነው የሚመጣው ህመሙ ማለት ነው ድንጋጤ ነው የሚቀድመው ለምሳሌ ሌሎች ሰዎችንም ሲያስደነግጡ እናያለን በዚህ በሚያስደነግጧቸው ጊዜ ምንድነው የምናየው ቆይቶ ነው እንትን የሚሰራላቸው ስለዚህ ራስ ማለት ጭንቅላታችንን የሚይዘው ቅል ማለት ነው